በአደባባይ መናገር በአደባባይ መናገር እችላለሁኝ። በአደባባይ መናገር ጥቅምም ጉዳትም አለው። እንደሚታወቀው ሰዎች በአደባባይ ሲናገሩ ለብዙ ምክንያት ነው። አንደኛ እና የመጀመሪያው ሊሆን የሚችለው ሰዎችን ለማሳመን ሰዎችን ለማስረዳት ሰዎችን ትምህርታዊ ነገር ለመስጠት ነው። በአደባባይ የሚናገሩት። ሌላኛው ደግሞ በአደባባይ መናገር ማለትም በህዝብ ፊት መናገር እንደማለት ነው። አደባባይ የሚለው ቃል ህዝብ እንደማለት ነው በህዝብ ፊት መናገር እንደማለት ነው። በህዝብ ፊት መናገር። ጥቅሙ ጉዳቱን እንደ አካሄዳችን ነው የሚታየው። ማለት ለምሳሌ በአደባባይ ወይም በሚዲያ ሰዎች ይናገራሉ። ብዙ አይነት ሰው ብዙ አይነት ማህበረሰብ በአደባባይ ይናገራል። የሚናገረው አንደኛ የሚፈልገውን ሀሳብ ለመግለጽ ነው። ለምሳሌ እኔ በአደባባይ የምናገረው መምህር ስለሆንኩኝ ለማስተማር በሰው ፊት ቆሜ እናገራለሁ። በሰው ፊት ቆሜ ስናገር የመጀመሪያው የማውቀውን ነገር ለማሳወቅ ነው። ሁለተኛው ደግሞ ሰዎች አስተያየት እንዲሰጡኝ ማለት በሀሳቡ ላይ እኔ በተናገርኩት ሀሳብ ላይ አስተያየት ሰጥተው ከዛ ራሴን እምገመግምበትም ለማድረግ ነው። ለምሳሌ እኔ የዩኒቨርሲቲ መምህር ነኝ። ሪሰርች ወይም የምርምር ጽሁፍ እሰራለሁ። የምርምሩን ጽሁፍ ሰርቼ በአደባባይ ወይም በህዝብ ፊት ወይም በዩኒቨርሲቲው ሳቀርብ ፊት ለፊት ሆኜ ሳቀርብ ሁሉም ሰው ባለበት የማቀርበውን ሀሳብ ሰምቶ አድምጦ ይመልሳል ማለት በዛ ሀሳብ ላይ አስተያየቱን ይሰጣል። አስተያየቱን ከሰጠ በኋላ እኔ መጀመሪያ ምንድነው የማደርገው? ምንድነው የኔ ድክመት? ምንድነው ስህተቴ የነበረው ብዬ ጠንካራ ጎኔንም ደከማ ጎኔንም እገመግምበታለሁ። ስለዚህ በአደባባይ መናገር ምንድነው የሚጠቅመው? የራሴን ጠንካራ ጎንና ደካማ ጎን ለመለየት ነው። ሰዎቹ አስተያየት ሲሰጡኝ ኦኬ እዚህ ጋር ስህተት ነበር እንዴ ብዬ ራሴን እገመግማለሁ። ራሴን በምገመግምበት ጊዜ ያኔ ለወደፊት ላለው ህይወቴ የማገኘውን ጥቅም ደካማ ጎኔን እያጠናከርኩ ጠንካራ ጎኔን ደግሞ ለማስቀጠል ጥረት አደርጋለሁ ማለት ነው። እና ሰዎች በአደባባይ እንዲናገሩ መፍቀድና በአደባባይ እንዲናገሩ መለማመድ አለብን ለምሳሌ አንዳንድ ሰው ልጆቹ በአደባባይ እንዲናገሩ አይፈልግም። እነዛ ልጆች ነገ አድገው ተምረው ጥሩ ደረጃ ላይ ሲደርሱ በህዝብ ፊት መናገር አይችሉም ወይም በአደባባይ መናገር አይችሉም። ይሄ የነሱን ከትልቅነት ወደኋላ የሚመልስ ነው። በአደባባይ መናገር በሰው ፊት መናገር መልመድ መቻል አለብን። ብዬ ነው የምመክረው። ለሌሎቹ ራሱ እና በአደባባይ መናገር ከጉዳቱ ጥቅሙ ያመዝናል ብዬ ነው የማስበው። ያ ጉዳት የሚኖረውም ደግሞ እንደ አካሄዳችን ነው አንዳንዴ የተሰማንን ሁሉ በአደባባይ መናገር የለብንም። በአደባባይ መናገር ያለብን ለህዝብ የሚጠቅመውን ለማህበረሰብ የሚጠቅመውን በጋራ ለመኖር የሚጠቅመውን ለአብሮነት የሚጠቅመውን ነው መናገር ያለብን ሁሉም ነገር አይነገርም። ይህን እውቀት ከያዝን ይሄን እውቀት አመዛዝንን ከያዝን ምንድነው የሚሆነው? በአደባባይ መናገር ጥቅሙ ያመዝናል። ተናግረን የሚሰጠንን አስተያየት በመሰብሰብ ጠንካራ ጎኔንና ደካማ ጎኔን እለይበታለሁ። እና እኔ በአደባባይ ለመናገር ምንም የሚያስፈራኝ ነገር የለም እችላለሁኝ። ምክንያቱም መምህር ሁሌ በተማሪ ፊት ያወራል። ሁሌ ህዝብ ፊት ነው የሚያወራው። ስለዚህ እኔም መምህር ስለሆንኩኝ በጣም ብዙ ጊዜ በህዝብ ፊት በአደባባይ ተናግሬ አውቃለሁ። ስለዚህ ወደፊት እኔ ትልቅ ስልጣን ቢሰጠኝ በአደባባይ ላይ በህዝብ ፊት ለመናገር ምንም የሚያስፈራ የነገር የለም ማለት ነው። ግን በአደባባይ ስንናገር እኔ የማደርገው ነገር የመጀመሪያው ምንድነው መናገር ያለብኝ ብዬ ቅድመ ዝግጅት አደርጋለሁ። ምንድነው መናገር የሌለብኝ ብዬ ቅድመ ዝግጅት አደርጋለሁ። መናገር ያለብኝና መናገር የሌለብኝን ሁለቱን ከለየው በኋላ ቀጥታ አደባባይ ወጥቼ የማወራው መናገር ያለብኝን ብቻ ነው። ህዝብ ፊት ደግሞ ስንናገር ወይም አደባባይ ላይ ስንናገር ማድረግ ያለብን የመጀመሪያው ምንድነው? ያንን ህዝብ ወይም ያንን አደባባይ የሚመጥነው አነጋገር የትኛው ነው የሚለውን ማወቅ አለብን ወይ መዘጋጀት አለብን። ያንን ካደረግን አደባባይ ላይ ለመናገር የሚያስፈራ ነገር የለም። ግን ቅድመ ዝግጅት ማድረግ አለብን ምንድነው መናገር ያለብን በምን ጉዳይ ነው መናገር ያለብን የሚለውን ቅድመ ዝግጅት አደርጋለሁኝ። ከዛ ከተዘጋጀሁ በኋላ መናገር ያለብኝን እያንዳንዷን ነገር እናገራለሁ። ስለዚህ ብዙ ጊዜ በአደባባይ መናገር የሚፈሩ ሰዎች ምንድነው የመጀመሪያ ችግራቸው መናገር ያለባቸውን እና መናገር የሌለባቸውን ለይተው አይዘጋቹም ስለዚህ ቅርብ ዝግጅት ማድረግ ተገቢ ነው። ምክንያቱም በአደባባይ ስንናገር ቅድመ ዝግጅት ካላደረግን እንቸገራለን። ስለዚህ በአደባባይ ስንናገር ቅድመ ዝግጅት ማድረግ ተገቢ

የስራ ምኞቶቼ ብዙ ናቸው። የስራ ምኞት ማለት አላማ መሆን የምንፈልገው ወይም መስራት የምንፈልገው ማለት ነው። በጥሬው ሲተረጎም። የስራ ምኞቶቼ እኔ ኮምፒውተር ሳይንስ ምሩቅ ነኝ እና በተመረኩበት። ጥሩ ደረጃ ላይ መድረስ ማለት በቂ ገቢ ማግኘት። ለደንበኛ ለሰው ለማህበረሰቡ ደግሞ በተማርኩት ሙያ በቂ አገልግሎት መስጠት ነው የምፈልገው። ለምሳሌ እንደ ኮምፒውተር ሳይንስ ተመራቂነቴ። የሶፍትዌር ማበልጸግ ስራ መስራት እፈልጋለሁ። አንዱ የስራ ምኞቴ እሱ ነው። ሶፍትዌር አበልጸጊ ሆኜ። የሆነ ችግርን መፍታት በሶፍትዌርን በመጠቀም የኮምፒውተር ፕሮግራምን በመጠቀም የሆነ ችግር መፍታት እፈልጋለሁኝ። በሱ ደግሞ የራሴን ገቢ ማግኘት እና ራሴን መቻል እፈልጋለሁኝ። ሌላኛው ደግሞ እንደ ኮምፒውተር ባለሙያ ወይም እንደ ኮምፒውተር ሳይንስ ተመራቂ። የ ሰው ሰራሽ አስተውሎት ወይም ደግሞ አርቲፊሻል ኢንተለጀንሲ የሚባለውን በሱ ባለሙያ የአርቲፊሻል ኢንተለጀንስ ወይም ደግሞ የሰው ሰራሽ አስተውሎት ባለሙያም መሆን እፈልጋለሁ። አንዱ የስራ ምኞቴ ይሄ ነው። ሌላኛው የስራ ምኞቴ ቅድም እንደገለጽኩት ሶፍትዌር ማበልጸግ ወይም ደግሞ ሶፍትዌር አበልጻጊ መሆን ነው ምፈልገው። የኤአይ የሶፍትዌር አበልጻጊ ባለሙያ ነው መሆን ምፈልገው ምክንያቱም። ሶፍትዌር ማበልጸግ በሌላ እነጋገር ችግርን መፍታት ነው። ችግርን መፍታት የሆነ ችግርን አይቶ ለዛ ችግር መፍትሄ ሚሆነውን ሶፍትዌር ማበልጸግ። አንዱ የስራ ምኞቴ ነው። ሌላኛው ደግሞ የአርቲፊሻል ኢንተለጀንስ ወይም ደግሞ የሰው ሰራሽ አስተውሎት ባለሙያ መሆን ምክንያቱም። አሁን በዚህ ዘመን የሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ አለምን እየቀየረ ያለው ወይም ደግሞ አለምን እየተቆጣጠረ ያለ ትልቁ የቴክኖሎጂ ፈጠራ ስራ ነው። አርቲፊሻል ኢንተለጀንስ ወይም ደግሞ የሰው ሰራሽ አስተውሎት የዚህ ቴክኖሎጂ ባለሙያ መሆን ደግሞ ምንም ጥያቄ የሌለው ጉዳይ ነው። በቃ መጠቀማችን አይቀርም አርቲፊሻል ኢንተለጀንስ። ስለዚህ የዚህ ቴክኖሎጂ ባለሙያ ወይም አዋቂ ሆኖ መገኘት ደግሞ ትልቅ እድል ነው ማለት አንድ የስራ እድል ነው። ሁለት ደግሞ ከቴክኖሎጂ ጋር ራስን እኩል ማራመድ። በቀጣይ ለብዙ ችግሮች መፍትሄ መሆን ነው ወይም የመፍትሄ አካል መሆን ነው። ስለዚህ የሰው ሰራሽ አስተውሎት ወይም የአርቲፊሻል ኢንተለጀንስ ባለሙያ መሆን ሌላኛው ሁለተኛው የስራ ምኞቴ ነው። ከዛ ውጪ ደግሞ ቅድም እንዳልኩት ብዙ የስራ ምኞቶች ናቸው ያሉኝ። ሶስተኛው ደግሞ ፍሪላንሰር ወይም ደግሞ የርቀት ስራ መስራት ነው። ማለት ተቀጣሪ መሆን አልፈልግም። የራሴ ቤት የራሴ ቢሮ ከፍቼ ስራዎችን በርቀት መስራት ማለት ስራው የትም ሊሆን ይችላል ስራው አውሮፓ ሊሆን ይችላል አሜሪካ ሊሆን ይችላል ጃፓን ሊሆን ይችላል። ህንድ ሊሆን ይችላል ቻይና ሊሆን ይችላል የትም ሊሆን ይችላል እኔ ግን እዚሁ ቤቴ ቁጭ ብዬ እነዛን ስራዎች በመስራት የፍሪላንሰር ስራ ገቢ ማግኘት እፈልጋለሁኝ። አንዱ የስራ ምኞቴም ደግሞ ይሄ ነው ሶስተኛው ማለት ነው። አራተኛው ደግሞ ፒኤችዲ መማር ፒኤችዲ ተምሮ በፒኤችዲ ወይም በሆነ ክፍል ላይ ክፍተኛ አዋቂ መሆን ማለት ለምሳሌ ፒኤችዲ ስማር ከኤአይ እንትኖች ከኤአይ ስራዎች ወይም ተግባሮች አንዱን ብቻ መርጬ በሱ በደንብ እውቀት እንዲኖረኝ ማድረግ ሌላኛው የስራ ምኞቴ ነው። ስለዚህ በአጠቃላይ እነዚህን ይመስላሉ የስራ ምኞቶቼ ወደፊት ፈጣሪ ከረዳኝ አሳካቸዋለሁ ብዬ አስባለሁኝ የስራ ምኞቴ እነዚህ ናቸው። ለማጠቃለል ያክል የመጀመሪያው የስራ ምኞቴ ሶፍትዌር አበልጻጊ መሆን። ሁለተኛው የስራ ምኞቴ ደግሞ የሰው ሰራሽ አስተውሎት ወይም የአርቲፊሻል ኢንተለጀንስ ባለሙያ መሆን። አራተኛው ደግሞ እነዚህን ሁሉ ስራዎች በፍሪላንስ ወይም ደግሞ በርቀት መስራት የትም ቦታ ሆኖ መስራት ምኞቴ ነው እና የስራ ምኞቶቼ እነዚህን ይመስላሉ ማለት ነው